ትንኞች እኔ አሁን ባለውበት አካባቢ የሉም። እኔ ያለሁበት ቦታ አዲስ አበባ ከተማ ሲሆን መኖሪያዬም ከፍታ ያለበት ቦታ ስለሆነ። ብዙ ጊዜ ደግሞ ትንኞች ከፍ ያለ ቦታ ስለማይመቻቸው አይኖሩም። በዛ ምክንያት በትንኞች ምክንያት የሚመጣ ወባም የለም። እኛ አካባቢ ከዚህ በፊት ከዛሬ አምስት አመት በፊት የምኖረው ሀዋሳ ነበረ። እሱ ደግሞ ዝቅተኛ ቦታ ስለሆነና ሞቃታማም ስለሆነ ትንኞች በብዛት ይገኙበታል። ከዛም ጋር ተያይዞ በብዛት የወባ በሽታ በአካባቢው ላይ ይከሰት ነበር። እኔም ልጆቼን በተደጋጋሚ በወባ እንጠቃ ነበር። ከዛ የምንከላከልበት ዋነኛው መንገድ አጎበር በመጠቀም ሲሆን የትንኝ ማጥፊያም መድሃኒት እየረጨንም ቤታችንን እንጠብቀው ነበር። ትንኞች ሞቃታማ እና ረባዳ ቦታ ላይ በብዛት ይኖራሉ። በዚያ ቦታ ላይ ይራባሉ። ከዛ በተጨማሪ ደግሞ ሰው ወባ የያዘውን ሰው የአንደኛውን ወባ ወደ ሌላኛው በማስተላለፍ ጭምር ወባን የማስፋፋት ስራን ይሰራሉ። ለጤና ጠንቅ ናቸው። እና በአጎበር በመጠቀም እና እነኚህ ትንኞች በብዛት በሚገኙበት አካባቢ አጎበር በመጠቀምና ትንኝ ማጥፊያ መድሃኒት በመርጨት አካባቢ ንጽህና መጠበቅ ከትንኝ ማጽዳት ተገቢ ነው። ምክንያቱም በእነሱ ምክንያት የሚመጣ የወባ ሽታ እንደወራሽኝ ሊከሰት የሚችልበት ሁኔታ አለ። ይሄ ብዙ ጊዜ በቆላማ አካባቢዎች በበጋ ወቅት ላይ በብዛት ይከሰታል። እኔም ከዚህ በፊት ተወልጄ ባደኩበት አካባቢ አካባቢው ቆላማ ስለሆነና ብዙ ረግረግ ውሃዎችም የተጠራቀሙ የረጉ ውሃዎች የሚኖሩበትም አካባቢ ስለነበረ። እንዲህ አይነት የትንኞች የመራቢያ ምቹ ሁኔታ ይፈጠራል። እና ከዚያም ጋር ተያይዞ የወባ ወረርሽኝ ይከሰት ነበር። የወባ ወረርሽኙ በተከሰተ ጊዜ ሰዎች ፈጥነው ወደ ህክምና ካልሄዱ እስከሞት የሚያደርስ ጉዳት ያስከትላል። ነገር ግን ወደ ህክምና ሄደው መድሃኒት ከወሰዱ ጥሩነቱ ቶሎ የሚድን በሽታ ነው። ህክምናውን በፍጥነት ካልተገኘ ግን ለሞት የሚያደርግ ከዚህ ጋር በተገናኘ ከኔም ከቤተሰቤም የቅርብ ሰው በዚህ የወባ ትንኝ አማካኝነት በወባት ተነድፎ የሞተ ሰው አውቃለሁ። ስለዚህ በጣም ጥንቃቄ ያስፈልጋል። አሁን እኔ በመኖርበት ቅድም እንዳልኩት በዚህ በአዲስ አበባ ከፍተኛ ቦታ ላይ ከፍ ያለ ቦታ ላይ ስለሆነና እጅግ አየሩም ቀዝቃዛ ስለሆነ ለወባ ትንኝ የማይመች ለመራባት የማይመች ስለሆነ የወባ ትንኝ አሁን እኔ ባለውበት ቦታ በአካባቢዬ የለም።

አዲስ ቴክኖሎጂ መማር በጣም ነው የምወደው። እኔም ሙያዬም ከቴክኖሎጂ ጋር ቅርበት ያለው ስለሆነ በሙያየ ኤሌክትሪካል ኢንጂነር ነኝ። እና ከዛ የተነሳ አዲስ ቴክኖሎጂ አለም የደረሰበትን የዘመኑን ቴክኖሎጂ ለማወቅ በጣም ነው የምወደው። ከዚህ በዚህም ምክንያት ብዙ ጊዜ መጽሐፍቶችን አዳዲስ መጽሐፍቶችን ከኢንተርኔት አገናኝቼ ከመስመር ላይ በቀጥታ ፈልጌ አነባለሁ ቪዲዮዎችን አያለሁ በተለያዩ የቴክኖሎጂ ድረ ገጾች ላይ የሚለቀቁትን አዳዲስ የቴክኖሎጂ ዜናዎችን እሰማለሁ። የቴክኖሎጂ ውጤቶችን አያቸዋለሁ አጠቃቀማቸውን ማንዋላቸውን ጭምር እየከፈትኩኝ አነባለሁ። እና ስለ ቴክኖሎጂ ከልጅነቴም ጀምሮ በጣም የምወደውና በፍቅር የምከታተለው ነገር ስለሆነ ከዛ ባለፈ ደግሞ የተማርኩትም ከዚያ ጋር ግንኙነት ያለው የቴክኖሎጂ ነገርም ስለሆነ። ቴክኖሎጂ አዲስ ነገር ምን ላይ በምን በኩል መቼ የት ሀገር በማን ኩባንያ ምን አይነት ምርት የሚለውን ነገር በጣም ነው በቅርበት የምከታተለው። በተለይ አሁን ላይ በ ሰው አስተውሎ በሰው ሰራሽ አስተውሎ እየረቀቀ በመጣበት በዚህ ወቅት ደግሞ ቶሎ ቶሎ እያደገ እየተቀየረ ባለበት በዚህ ወቅት ደግሞ በቅርበት የቴክኖሎጂውን እድገት ካልተከታተልኩኝ የኔ ሙያ በበቂ ሁኔታ ጥቅም ላይ ላውለው አልችልም ብዬ ስለማስብ። ራሴን ሁልጊዜ በአዲስ የተክኖሎጂ ግኝቶች እውቀት አዳብራለሁ። እና በቅርበት እከታተላለሁ በቴሌቪዥን ሊሆን ይችላል በዩቲዩብ ሊሆን ይችላል በፌስቡክ ሊሆን ይችላል መጽሐፍቶችን በማንበብ ሊሆን ይችላል በተለያየ መንገድ። አዲስ የቴክኖሎጂ ውጤቶችን ለመማር ለማወቅ ትልቅ ጉጉትም አለኝ ከዛ በተጨማሪ ደግሞ ከጉጉት ባለፈ ደግሞ እውቀቱን ለማግኘት የደረሰበትን አለም በቴክኖሎጂ የደረሰበትን ለማወቅ እተጋለሁ። እና ዩንቨርስቲ በነበርኩ ጊዜ ከማነበው ጋር አልተናነሰ ሁኔታ መጽሐፍ አነባለሁ። ልዩ ልዩ የቴክኖሎጂ ዜናዎችን እየተከታተልኩ እሰማለሁ። ልዩ ልዩ የቴክኖሎጂ ምርት አምራች ኩባንያ ኩባንያዎች የነሱን ድረ ገጽ እየከፈትኩኝ ምን አይነት ምርት ምን የሚሰራ ምን አይነት አዳዲስ ነገር በውስጡ የያዘነው የሚለውን ነገርም እከታተላለሁ። ከአርተፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎ ጋር በተገናኘም እየወጡ ያሉትን አዳዲስ ግኝቶችንም እንደዚሁ እየተከታተልኩኝ። የሚመች ከሆነ ደግሞ ምቻል ከሆነ አጠቃቀሙንም ሞክራለሁ እና ለኔም ጥቅም የሚሰጠኝ ከሆነ ለመጠቀምም እሞክራለሁ ገቢ የማገኝበት አይነት የቴክኖሎጂ ውጤት ከሆነም ተጠቅሜው ገቢ ላገኝ የምችልበትን ጥረትም እንደዚሁ አደርጋለሁ። እና ከገቢ ባሻገር ገንዘብ አግኝቼበት ከመጠቀም ባሻገር ስለ ቴክኖሎጂ ትልቅ ፍቅር ስላለኝ ቴክኖሎጂው ምን ላይ እንደደረሰ አዳዲስ የተክኖሎጂ ግኝቶችን በቅርበት የሚከታተል ሰው ነኝ።

በእኛ መስሪያ ቤት የደንበኛ እርካታ ዳሰሳ እናደርጋለን። ይህንንም የምናደርገው ምርቶቻችንን የገዙ ደንበኞቻችን ጋር በመሄድ በአካል በመሄድ። የኛን መሳሪያ ሲጠቀሙ ምን ችግር እንደገጠማቸው። ምን የማይመቻቸው ነገር እንዳጋጠማቸው። ምን ያህል ደስተኞች እንደሆኑ፣ ምን ያህል አገልግሎቱ እንደጠቀማቸው- ግብአት እንወስዳለን እና የደንበኛ እርካታ ዳሰስ ስራ እንሰራለን። ለምሳሌ ያወጡት እቃውን ለመግዛት መሳሪያውን ለመግዛት ያወጡት ብርና ከመሳሪያ ያገኙት ጥቅም ተመጣጣኝ ነው አይደለም። ዋጋው ውድ ነው አይደለም። የሚለውን ጥያቄዎችን እንጠይቃቸዋለን። መሳሪያው ከገዙ ምን ያህል ጊዜ ሆናችሁ? ምን ያህል ቆየ? በዚህ ቆይታ ውስጥ ምን ምን ችግር አጋተማችሁ? አጠቃቀሙ እንዴት ነው ይመቻል ወይ? ምን ቢጨመር ትመርጣላችሁ? እያልን አሁን ስላለው አገልግሎት ብቻ ሳይሆን ተጨማሪ መሳሪያችን ከሚሰጠው አሁን ከሚሰጠው አገልግሎት በተጨማሪ- ይህንን ይህንን ይህንን የሚሉት የሚፈልጉት አገልግሎት አንድካተት ከፈለጉ እሱንም እንተይቃቸዋለን። ያንን ይዘን ከመጣን በኋላ እነርሱ በጠየቁት እና በፈለጉት መሰረት የመሳሪያችን ላይ ለውጥ ለማድረግ እቅድ አውጥተን ማሻሻያዎችን እንሰራለን። በእንደዚህ አይነት ሁኔታ የደንበኞችን እርካታ ዳሰሳ አድርገን ደንበኞቻችን ሁልጊዜ በምርቶቻችን ደስተኞች ሆነው እንዲጠቀሙ ላወጡት ወጪ- የኛን መሳሪያ ለመግዛት ያወጡትን ወጪ የሚመጥን ብቻ ሳይሆን ከዛ የተሻለ- ካወጡት ብር ይልቅ የሚያገኙት ጥቅም በልጦ እንዲያገኙት አድርገን ማሻሻያዎችን እንሰራለን። እና ይህንን የምናደርገው ከተፎካካሪያችን በልጠን ለመገኘት ብቻ ሳይሆን ደንበኞቻችን ሁልጊዜ ፍላጎታቸው- ተከናውኖላቸው የፍላጎታቸውን አገልግሎት ሰጥተን በርካታ እንዲገለገሉ በርካታ የኛ መሳሪያ ተጠቃሚ እንዲሆኑ- ስለሚያወጡት ወጪ ሳይሆን ስለሚያገኙት ጥቅም እያሰቡ ደስተኛ ሆነው የኛን መሳሪያዎች እንዲጠቀሙ ለማድረግ- ይሄ የደንበኞች ዳሰሳ የደንበኞች እርካታ የማወቅ ጉዳይ እጅግ መሰረታዊና እኛ ዘውትረን የምንሰራው ነገር ነው። እኔ ለምሳሌ የምሰራው ለፋብሪካ የሚያስፈልጉ ጥሬ ግብአት የሚያቀርብ ክፍል ላይ ሀላፊ ነኝ። ሆኖም ግን የደንበኞች እርካታ የማወቅ ጉዳይ ላይ በጣም መስሪያ ቤቱ ተግቶ የሚሰራበት ጉዳይ ስለሆነ ወደዚያ ክፍል ሁሉ ደርቤ ስራ የምሰራባቸው አጋጣሚዎች ብዙ ናቸው። በአካል ወደ ደንበኞቻችን ወዳሉበት ድረስ ሄደን ዳሰሳ እናደርጋለን። እርካታ ዳሰሳ እናደርጋለን። ይሄን ስናደርግ ደግሞ- አበባ ብቻ ሳይሆን ከአዲስ አበባ ውጭ ባሉ ከተሞች ላይ ሁሉ እሄድን- የኛ መሳሪያዎች ባሉበት ቦታ ሁሉ ደንበኞቻችን በምን አይነት ሁኔታ እየተጠቀሙት እንዳለና የሚሰጡን ማንኛውም ግብአት ካለ ልንሰበስብ- በከተሞች ሁሉ ሄደን ይህንን የደንበኛ እርካታ የማውቂያዋ መጠይቆች አዘጋጅተን እንሰበስባለን። መጠይቁ የተዘጋጀው ላይ በጽሁፍ የሚሞላ ይኖራል። ቃል መጠየቅም አድርገናቸው ያን ቃል መጠየቅ ቀድተን አምጥተን የምንጠቀምበት አጋጣሚም አለ። እና የደንበኛ እርካታ የማወቅ ስራ በዚህ መልክ እንሰራለን ማለት ነው።

አወ የድሮ ፎቶዎችን እይዛለሁ ፎቶ ምንነሳበት ምቹ ሁኔታዎች የሉም። ነገር ግን በማይመች ሁኔታ ፎቶ ቤት ሄደን የምንነሳው ፎቶዎችን እኔ ጋ ያሉትንም ጓደኞቼ ጋ ያሉትንም ፎቶዎች ሰብስቤ በጥሩ ሁኔታ ይዛቸዋለሁ። እያንዳንዱ ፎቶ የሚናገረው ብዙ ነገር አለ ብዙ ትዝታ ብዙ ታሪክ ስለሚያስታውሰኝና ትልቅ መልክቶች በውስጡ ስላለ የድሮ ፎቶዎቼን ይዛቸዋለሁ። ፎቶን በማየት ብቻ ብዙ ነገር አስታውሳለሁ ብዙ ነገር ትዝ ይለኛል። እና ግማሹ የሚያስቅ ግማሹ ደስ የሚል ግማሹ የሚያስለቅስ። ለምሳሌ ከጓደኞቼ ጋር የተነሳሁት ፎቶ ከሆነ ከዛ ውስጥ በሞት የተለየ ካለ እሱን ስለሱ አዝናለሁ። በውጪ እያንዳንዱ ፎቶ የሚናገረው ብዙ ነገር አለ ብዙ ትዝታ ብዙ ታሪክ ስለሚያስታውሰኝና ትልቅ መልክቶች በውስጡ ስላለ። በእንደዛ አይነት ሁኔታ የድሮ ፎቶዬ ላይ ብዙ ትዝታዎች አሉ። ለምሳሌ አሁን ላይ እኔ ፀጉሬ ፀጉሬ የለም። ራስህ ብርሃ ነኝ እና የድሮ ፎቶ የሄደ ግን የሚያሳየው እስከ ግንባሬ ድረስ ሙሉት ያለ ፀጉር ነው። እና እነሱም ለልጆቼ ሳሳይ ለባለቤቴ ሳሳይ እየተገረሙ እየተደነቁ ይመለከታሉ። እና የድሮ ፎቶዎች ፎቶ በአንድ ወቅት ከተነሳን በኋላ ብዙ አመታት አሳልፍን ወደኋላ ስናየው እጅግ በጣም ውስጥን የሚነካ ስሜት ያለው መልእክት አለው። ስለዚህ የድሮ ፎቶዎችን በጣም በፍቅር ነው የሚይዛቸው እና ምጠብቃቸው። አሁን ራሱ ሰሞኑን ከአብሮ አደጎቼ እኔ ጋ የሌለ ፎቶ ካለ ከእነሱ ተቀብዬ ሊይዝ ሀሳብ አለኝ። ፎቶውን በወረቀት ከመያዝበት በተጨማሪ በፎቶ ባለበት ሁኔታ ከመያዝ በተጨማሪ በስልኬ ፎቶውን አንስቼ መልሼ ራሱን ፎቶ አንስቼ ክላውድ ላይ ለማስቀመጥ እንዳይጠፋ እንዳይበላሽ ቢበላሽ በቀላሉ ከዛ እንዳገኘው ከሀገር ወደ ሀገር ስንቀሳቀስም ደግሞ በሚሄድበት ቦታ በቀላሉ አውርጄ ለማየት እንድችል ክላውድ ላይ በማስቀመጥም ሀሳቡ አለኝ። እና የድሮ ፎቶዎች ኳስ ስንጫወት የሚያሳዩ አሉ። አብረን ተቃቅፈን ስንጫወት የሚያሳዩ ፎቶዎች አሉ። በቃ በልዩ ልዩ ሁኔታ ውስጥ ሆነን የተነሳናቸው ፎቶዎች ለግጥሚያ የዋንጫ ጨዋታ ልንጫወት በተዘጋጀንበት ጊዜ ሜዳ ላይ የተነሳናቸው ፎቶዎች የሚገርሙ አንዳንዱ እምባ የሚያስመጣ ብዙ ትዝታ አለበት። የፎቶ አይነቶችን ስላሉ እነሱን ከነመልእክታቸው ለማቆየት ስለምፈልግ የድሮ ፎቶዎችን በደንብ ነው የሚይዛቸው በደንብ ሰብስቤ ይዛቸዋለሁ።